ምን አይነት መዝገቦች የትምህርት መዝገቦች ነው? የስራ መዝገቦች ነው። ምን አይነት መዝገብ እንደሆን እያልክ እንዳለኝ ባላውቅም ግን ምንም አይነት መዝገብ አላስቀምጥም። ምንም አይነት መዝገብ አልጠቀምም ምንም አይነት መዝገብ አላስቀምጥም ነው እስካሁን ድረስ። ምን ለማለት እቅድ እንደማለት ፈልገህ ከሆነ? እቅድ በእቅድ ምናልባት የትምህርት እቅድ የጥናት እቅድ ይኖረኝ ይችላል። የማጠናበት ሰዓት እቅድ እንጂ ሌላ መዝገብ ምን አይነት መዝገብ እንደሆነ ባይገባኝም ደብተር ግን ይኖረኛል አለኝ።

አዎ አዲስ ቴክኖሎጂ ብማር ደስ ይለኛል ብዙም ቴክኖሎጂው ላይ እውቀት የለኝም እንደዚ ስልክ። ቴሌቪዥን ምናምን ካልሆነ ብዙም እውቀት የለኝም እንደዚ አይነት ነገሮች ላይ። ብዙም እውቀት ስለሌለኝ ብማር ደስ ይለኛል እንደዚ ኮምፒውተር። ብማር ደስ ይለኛል እንጂ ብዙም እውቀት የለኝም። በበይነመረብ ላይ ብዙም እስካሁን እውቀት የለኝም ማለት እችላለው

አልጓዝም ለስራ አልጓዝም እስካሁን ለትምህርት ነው የምጓዘው ለስራ ምንም አይነት ጉዞ የለኝም የምሰራ ሁሉን ነገር እዛው ቤት ነው ምናልባት ውሃ ለማምጣት ካልሆነ ምንም የምጓዝበት ነገር የለም። መማር ስለሆንኩ ለትምህርት ግን እጓዛለሁ። እና ትምህርት ከሆነ ብዙ መንገድ እጓዛለሁ። እየሄድኩኝ እየተጓዝኩ ነው የምማረው እንጂ ለስራ እስካሁን አልተጓዝኩኝም ምክንያቱም ስራ ስለሌለኝ እየተጓዝኩ አይደለም ለስራ። ለትምህርት ግን እጓዛለሁኝ ለስራ እስካሁን አልተጓዝኩም።

"በመስመር ላይ ገዢ ነህ" ስትል አልገባኝም አባባልህ። "በመስመር ላይ ገዢ ነህ?" በስልክ መስመር ላይ ነው? በስልክ መስመር ላይ ከሆነ የተለያዩ ጥቅሎችን እገዛለሁኝ፤ እንደዛ ለማለት ፈልገህ ከሆነ፣ በመስመር ላይ እገዛለሁ፤ የተለያዩ ጥቅሎችን፣ የሚያስፈልጉኝን ነገሮች እገዛለሁ በመስመር ላይ። እንጂ ሌላ በመስመር ላይ ምን አይነት ነገር ሊሆን

ዞሮ አሉ ሲዛንም ምን አደርጋለሁ ብዙ ጊዜ ድሮ ድሮ ሳደርግ የነበረው ወጥቼ መመታት በጣም ደስ ይለኝ ነበር ደስታ ይሰጠኝ ነበር። ዝናብ በሚዘንብበት ሰዓት ወጥቼ ሩጬ ወጥቼ ዝናብ ስመታ ምናምን ቆይቼ ነው የምገባው። እና በጣም ብርዱን ራሱ እችለው ነበር አሁን አሁን ግን ቤት ውስጥ አልወጣም። ፎጣዬን ልብስ ኣደርግና የሚጠጣ ትኩስ ነገር እይዛለሁ። ከዛ በኋላ ቤት አልወጣም በቃ ቤቴን ነው ቁጭ የምለው። እንደውም በዝናብ የሆነ አጋጣሚ አለኝ የእቁጣጣሽ በዓል ነውና ኣንዲት ጓደኛዬ። አሁን ያኔ ጓደኛ አልነበረችም እንተዋወቀው እና ከኣክስቴ ልጅ ጋራ አብራ አገኘኋት። እና እኔም ካክስቴ ልጅ ጋር ብቻ ነበር ልወጣ ሀሳቤ ነበረ እሷ እንዳለች አላወቅኩም እሷም እንደዛው እኔ እንዳለው አላወቀችም ነበር እና። ከዛ በኋላ ግን ስንተያይ ራሱ አልተዋደድንም በቃ እሷም ደስ አላለችኝም እኔም ደስ አላልኳትም። ከዛ ኖርማል እየሄድን ወደምንዝናናበት ቦታ እየሄድን ከዛ ድንገት ዝናብ ይዘንባልና። የአክስታችን የኔ የአክስቴ ልጅ አትወድም ዝናብ ከዛ አጋጣሚ እቺ ደስ አላለችኝም ያልኳችሁ ጓደኛዬ ምናምን ትወዳለች ዝናብ ነው። ከዛ እሷን ጣልና ዝናብ ለመመታት ሁለታችንም ሮጥን በቃ በጣም ሮጥንና ዝናብ እንደዛ እየተመታን በዛው ተግባባን ተዋወቅንና አሁን በቃ በጣም ከእሷ በላይ ሆነናል በጣም ቤስት ፍሬንድ ሆነናል በጣም አሪፍ ጓደኛ ሆነናል። እና በዝናብ እንደዚህ አይነት አጋጣሚ አለኝ ዝናብ መመታት በጣም ነበር የምወደው። ሁሌ ወጥቼ በቃ መታት እንደዚህ ከሚፈሰው ቆርቆሮ ላይ ሄጄ ቆሜ ስደበደብ ስደበደብ ውዬ ነው የምገባው በጣም ብዙ ቀን እንደዛ ነው የማደርገው በቃ ደስታ ይሰጠኝ ነበር ዝናብ መመታት። ኣሁን ኣሁን ግን በጣም ብርድ ሆነ ብርዱን ኣልችለውም እና ድሮ ግን ቅማል ያፈራል ምናምን እንባል ነበር ግን እኔ ማንም አልሰማም። ደግሞ ምንም አይሆንብኝም ፀጉሬ ዝም ብዬ ነው ኖርማል ከፍቼ ሲታኝ የነበር እና። ኣሁን ኣሁን ግን ትቻለሁ እንጂ ያኔ እንደዚህ ነበር የማደርገው። በቃ ስመታ ነው የምሆን። እና ከእሷ ጓደኛዬ ጋር ግን ኣሁን በቃ በጣም አሪፍ ጓደኛ ሆነናል እንግባባለን ሚስጥራችን እናወራለን። እሷም እንደኔ ተማሪ ናት ጎበዝ ተማሪ ናት እና በጣም ነው የምወዳት። አሁን ላይ በዝናብ አጋጣሚ ሆኖ እንደዚህ ምርጥ የምንተዋወቅ ጓደኛ ሆነናል። እና የዝናብ እንደዚህ ኣይነት ኣጋጣሚ ኣለኝ እና ዝናብ መመታት በጣም ነው ደስ የሚለኝ የነበረ ዝናብ በዘነበበት ሰዓት በቃ እኔ ወጥቼ ስመታ ነው የምቆየው። ኣሁን ኣሁን ነው እንጂ የቀረ ድሮ ድሮ ግን በቃ ዝናብ ዝናብ ከተባለ ማዘር እናቴ ራሱ ተይ እንዳትመቺ ያምሻል። ተይ ምናምን ነበር ስትለኝ በቃ ማንም ኣልሰማም እንኳን ዘነበልኝ እያልኩኝ እየሮጥኩ እንጂ በቃ ስመታ ውዬ ውዬ ነው ቤት የምገባው። በዝናብ ዝናብ በቃ ብዙን ጊዜ ስዘንብ ምን ታደርጋለህ አይደል ያልከኝ? እመታለሁ በቃ ወጥቼ ድሽቅ ብሎ እየዘነበ እኔ ወጥቼ ስመታ ስመታ ስመታ ቆይቼ ነው የምገባው። ኣሁን ኣሁን ደግሞ እገባለሁ ቤቴ ውስጥ ፈጣዬን እለብሳለሁ። የሚሞቅ ኣልጋየ ውስጥ ገብቼ ወይ እተኛለሁ። ወይ ደግሞ ወይ ደግሞ የሚጠጣ ሻይ ነገር እጠጣለሁ። ክረምት ላይ ከሆነ ደግሞ ቦቆሎ የሚባል አለ እሳታችን ኣንድርገን ቦቆላችን እየጠበስን እያወራን እየተጫወትን ነው ዝናብ ሲዘንብ እንደዛ እያደረግን ነው የምናሳልፈው

የምወደው አትክልት ብዙ አይነት አትክልት እወዳለሁ ግን በጣም የምወደው ካሮት ደስ ይለኛል። ካሮት እንደገና በጣም ቀይ ስር ደስ ይለኛል ያው አትክልት መመገብ ለጤንነት በጣም አሪፍ ነው በጣም ጥሩ ነው። እና ያው ከአትክልት ውስጥ ደስ የሚለኝ እኔ የበለጠ ደስ የሚለኝና የሚመችኝ ካሮት ነው። እንጂ ሁሉንም አትክልት መመገብ ለጤና አሪፍ ነው ጠቃሚ ነው። የተለያየ ለእድሜያችንንም ያረዝማል ጤናችን ይጠብቅልናል በሽታ ተከላካይ እንድንሆን ያደርገናል። እና አትክልት መመገብ በጣም ለጤና አሪፍ እና ጠቃሚ ነው። እና አትክልት መመገብ ባዘወትር ደስ ይለኛል ያው አይመቻችልኝ እያለ ነው እንጂ። አትክልት ሁሌ ብመገብና አትክልት መመገብ ማዘወትር እፈልጋለሁ። ያው ቀይ ስር ጥቅል ጎመን ቋስጣ ሰላጣ ሰላጣ ተደግሞ በጣም ነው የምወደው። ሰላጣ ከቲማቲም ጋር አብሮ ከተፍ ከተፍ ብሎ በጣም ደስ ይለኛል። በጣም ነው የምወደው ሰላጣ ደስ የሚለኝ። ምግብ ነው። እና ሰላጣ የተለያዩ ነገሮችን የተለያዩ አትከልቶችን መመገብ በጣም ደስ ይለኛል። ያው ለምሳሌ ያህል ነው እንጂ እነዚህን የጠቀስኳቸው ሌሎችም አሉ ደስ የሚሉኝ እና። አትክልት መመገብ በጣም ለጤንነት ጥሩ ነው ደስ ይላል። ያው በጣም ደስ ይለኛል። አትክልት ስመገብ እና ያው ለምሳሌ ያህል ነው እነዚህን የጠቀስኳቸው እንጂ ብዙ አይነት አትክልቶች አሉ የምመገባቸው

የምወደው የቀን ሰዓት የምኝታ ሰዓት ነው። የምወደው ቢያንስ ከአራት ሰዓት እስከ ጠዋት ያለውን የምንኝታ ሰአቱን በጣም አወደዋለሁ። በሃያ አራት ሰዓት ውስጥ ካለው ሰዓት በሙሉ የምንኝታ ሰአቴን ደስ ይለኛል። ምንም አይነት ሀሳብ ማላስብበት፣ ማልጨነቅበት ማልደክምበት፣ ስለሆነ ያን የእንቅልፍ ሰዓት በጣም እወደዋለሁ ከምንም በላይ። ያው እንቅልፉን ተድኘ ሳይሆን ያው ደስ የሚለኝ ግን ያ ሰዓት ነው በሚለው ነው። እና በቀን ቢያንስ እስከ ስምንት ሰዓት ባለው መተኛት ግድ ነው ይባላል። በሃያ አራት ሰዓት ውስጥ ነው ያን ሰዓት በጣም ደስ ይለኛል።

ሳንደል ትለብሳለህ ሳንደል ሳንደል አላወኩትም ሳንደል ምን እንደሆነ አልገባኝም? ያው ሳንደል ሳንድ ልብስ ነው። የሚለበስ ልብስ ነው ያው ሳንደል የሚባል ልብስ በእኛ አካባቢ አልተለመደም። ሳንደር የሚባል ነገር ለብሰን አናውቅም ያው አናውቅም ከእኛ አካባቢ ሳንደር ሲባል ሰምቼ ራሱ አላውቅም። ምን እንደሆነ? አላወቅኩትም

አዎ ነገሮችን በስርዓት ነው ማስቀመጥ የምወደው የተለያዩ ነገሮችን በስነ ስርዓት የእያንዳንዳቸው ማስቀመጫ አለ። የልብሶቼን የቲሸርቶቼን የተለያዩ ነገሮቼን የሎሽኖቼ የቅባቶቼ ፀጉር ማበጠራዎቼን የሁላቸውን በተለያየ ቦታ በስነ ስርዓት ነው ማስቀመጥ ደስ የሚለኝ። ልብሶቼን አጣጥፌ በአንድ ቦታ ሌሎቹንም እንደዛው አጣጥፌ በአንድ ቦታ እና በስነ ስርዓት በተለያየ ቦታ ላይ አጣጥፌ ማስቀመጥ ነው ደስ የሚለኝ። ሁሉንም በስነ ስርዓት ማለት ነው። ነገሮችን በስርዓት ነው የማስቀምጠው ይሄን ብቻ ሳይሆን የትምህርት መሳሪያዎቼን እስክርቢቶ ደፍተሮቼን ስነ ስርዓት ነው የማስቀምጠው። የሚያስፈልጉኝን ሌሎች ፋይሎቼን በስነ ስርዓት ነው የማስቀምጠው። ከዚህ በፊት ያሉኝ የትምህርት መረጃዎቼን እነሱንም በስነ ስርዓት ጥሩ የሆነ ቦታ ሽክፍ አድርጌ በስነ ስርዓት ነው የማስቀምጠው። እና ነገሮችን በአጠቃላይ በስነ ስርዓት ነው ማስቀመጥ የምወደው እና በስነ ስርዓት ማስቀመጥ ጥሩ ነው። ያው የሆነ ባስፈለገን ሰዓት ፈጥነን እንዳናጠፋው ማለት እንዳይጠፋን ያደርጋል። ነገሮችን ዝብርቅርቅ አድርገን ባስቀመጥን ቁጥር ነገ ከነገ ወዲያ ስንፈልግ ያን ነገር ወዲያው አናገኘውም በፈለግነው ሰዓት ምክንያቱም ዝብርቅርቅ ስላለ ሙሉውን ፈልሰን ነው የምናገኘው። እና ነገሮችን አንዳንዴ በስነ ስርዓት ማስቀመጥ ለዚህ ለዚህ ይጠቅማል። በሚያስፈልገን ሰዓት የአንዱን ነገር በቃ በስነ ስርዓት አንስተን እንጠቀማለን

በመስመር ላይ ቪዲዮ ትመለከታለህ ስትል ምን ለማለት ፈልገህ ነው? በስልክ ነው። በስልክ አሁን ከሆነ ቪዲዮ እመለከታለሁ የተለያዩ ነገሮችን አያለሁ። እንደ ቲክቶክ ምናምን ዩቲዩብ በጣም ብዙ ነገሮችን አያለሁ። በመስመር ላይ። ዙሮ ምን ለማለት እንደፈለኩኝ ደንብ አልገባኝም። ግን በመስመር ላይ ቪድዮ ትመለከታለህ? አዎ በደንብ እመለከታለሁ

አዎ ልብስ ብዙ ጊዜ አጥባለሁ ቢያንስ በሳምንት አንዴ አጥባለሁ። ልብስ በጣም ብዙ ጊዜ ባይሆን የራሴን ልብስ ነው በስነ ስርዓት ልብስ ማጠብ ጥሩ ነው። ልብስ እጠቡ። ልብስ ማጠብ ደስ ይላል። ልብስ ታጥቦ ተጣጥፎ ሲቀመጥ ደስ ይላል እና ልብስ ማጠብ እችላለሁ አዎ አጥባለሁ።

ብዙ ጊዜ የሚመቸኝ የውጭ ሀገር አክሽን ፊልሞች ደስ ይሉኛል እና የተለያዩ ፊልሞችን አይቻለሁ ለምሳሌ ካየኋቸው ደግሞ ደስ ያለ ፊልም በይኖር መርሊን የሚለው እና እንደገና ቲን ወልፍ ደግሞ ቲን ወልፍ በጣም ደስ የሚል ፊልም ነው። ፊልሙ ደስ ይለኛል እና ከቲ ዎኖልፍ እና ከመርሊን ቲኖልፍ አሪፍ ነው። እና ፊልም ማየት የምወደው እንደዚህ አይነት ፊልሞችን ማየት ደስ ይለኛል። ተከታታይ ፊልሞች ውስጥ የሆኑ በተለይ ተከታታይ ፊልም ማየት ደስ ይላል ጥሩ ነው። እና የምወደው ፊልም እንደዚህ አይነት ነው አንዳንዴም የአማርኛ ፊልምም አያልነው የአማርኛ ፊልምም ደስ ይላል የሀገራችን በቋንቋችን ምክንያቱም የውጩን የማየው በትርጉም ስለሆነ። ፊልም ደስ የሚለኝ ብዙ ጊዜ እንደዚህ አይነት ፊልም ነው እና። አክሽን ፊልሞች ደስ ይሉኛል። ድሮ ድሮ በርግጥ የሆሊውድ ፊልሞችም ይመቹኝ ነበር። እንደዚህ የህንድ ትንሽ ውሸት እየበዛባቸው እየተገነነ አስቸገረን እንጂ እንደዚህ አይነት ፊልምም ደስ ይለኛል

በመስታወት ላይ በጣም ብዙ ሰዓት አልፈጅም። በርግጥ አያለሁ ጠዋት ምሳ ማነው? ጠዋት ላይ ከሰዓትና ማታ አያለሁ። ያው የማየበት ምክንያት ጠዋት ከመውጣቴ በፊት ቁርስ ልሄድ ስል አስቀድሜ ተዘጋጅቼ ስለምወጣ ያኔ አንዴ አያለሁ ከዛ እንዲሁም ምሳ ልወጣ ስል አያለሁ ከዛ ደግሞ ማታ ከመተኛቴ በፊት እንዴት እንዴ ነኝ ጠቁሬ ነው የዋልኩ እንደት ብዬ ነው የዋልኩ። በማለት አያለሁ። እና ቢያንስ ሶስት ጊዜ ባይ ነው እንጂ ብዙ ሰዓት አልፈጅም። በመስታወት ላይ እንደ አንዳንዶቹ ቆሜ በጣም ብዙ ሰዓት አላይም። አንዳንዴ ደግሞ ሳይ ሳይ ፀጉሬን ስሰራ አያለሁ ግምስ እንዳይበላሽብኝ ስል አያለሁ። አንዳንዴ አንዳንዴ ደግሞ መስታወት ላይ እያየሁ ራሴን አወራለሁ ደህና ነሽ ሀለን ምንድነው የሚያስፈልግሽ ምንድነሽ ማንነሽ እያልኩኝ ከራሴ ጋር ብዙ ምልልሶችን አደርጋለሁ። በመስታወት ውስጥ ራሴን አያለሁ በራሴ ውስጥ መስታወት አያለሁ

ስራ ቦታዬ ብዙም ምሰራ ስራ አልሰራም ተማሪ ስላሆንኩኝ ከቤቴ ትምህርት ቤቴ ከቤቴ ይርቃል። ስራ ቦታዬ ግን ሌላ ስራ ስለሌለኝ ያው ስራ ቦታዬ ይሄን ያህል ርቀት አለው አልልም። ትምህርት ቤቴ ገና ከቤቴ የአስር ብር ትራንስፖርት ነው እና ትንሽ ራቅ ይላል ከዛ ነው እየሄድኩ የምሰራው እንጂ። የስራ ቦታ እንኳን እስካሁን የለኝም። ያው ትምህርት ቤቴ ግን እንዳልኳችሁ ነው እንደዛ ትንሽ ራቅ ይላል። እንጂ ስራ ቦታ ግን የአባቴ ስራ ቦታ ግን ራቅ ይላል። የአባቴ ስራ ቦታ የሃያ ብር ትራንስፖርት ነውና አንዳንዴ ወክ እያደረገ ካልሆነ ወጪው ከባድ ነው። ስትሄድም ሃያ ብር ስትመጣም ሃያ ብር በጣም ከባድ ነው። እና ብዙ ጊዜ አባቴ ወክ እያደረገ ነው የሚሄደው ወደ ስራ ቦታ። እና የአባቴ ስራ ቦታ ራቅ ይላል እኔ ግን ገና ስራ አልጀመርኩም እስካሁን። ያው ወደፊት የመስራት ሀሳብ አለኝ። እና ወደፊት ግን ስሰራ ስራ ቦታዬ እዛው ቤቴ ውስጥ ቢሆን ደስ ይለኛል። እዛ ግቢ ውስጥ ቢሆን ደስ ይለኛል እንደ ፈጣሪ ፍቃድ አደርገዋለሁ ብዬ አስባለሁ

ስታመም አዎ። ከትምህርት ቤት እቀራለሁኝ ዘጤ እያለው በጣም ብዙ አይነት ህመም ሊያጋጥም ይችላል። እንድትቀር የሚያደርግህን እንደገና ደግሞ ተቋቁሞ እንድትሄድ የሚያደርግህም ሊኖር ይችላል። እና እንደየ ህመሙ ይለያያል። በጣም በጣም ህመም ካለው ልትቀር ትችያለህ። ህመሙ ግን ዝቅተኛ ከሆነ ሄደ መስራት የምትችልበት ደረጃ ላይ ተሆንክ። ሄዶ መስራት ይሻላል ምክንያቱም ስራ ስንሰራ ህመሙም ቀለል ይለናል። እንደገና ስለምን እንትን ስለምን በጣም ትኩረት ወደ ስራችን ስለምናደርግም ህመሙን እንድንረሳው ያደርገናል። እና ያው ስራ ስንሰራ እንደዛ ስለሆነ እንደ ሁኔታው ይወሰናል ስራ የምንሰራበት ሁኔታ ይወሰናል። እንደ ስራውና እንደ ህመሙዬው ወሰናል እንጂ ሙሉ ለሙሉ እቀራለሁ እሄዳለሁ ማለት አልችልም። እንደ ህመሙ ስለሚወሰን ለምሳሌ አሁን ራስ ህመም ሲሆን እየተወሰነ ትችለዋለህ። አስራህም ቢሆን ሆድ ቁርጠት ሲሆን። የሆነ እግርህን ግን የማነከስ ባህሪ ካለው እጅህንም ብዬ ማለት ባህሪ ካለው የመቆረጥ አጠመ ባህሪ ካለው ግን ልንዘገይ እንችላለን። እና እንደ ሁኔታው ይወሰናል። ለመስራት ያው እንደ ሁኔታው ይወሰናል እና እንደዛ ነው።

በቀን ምን ያህል ውሃ አጠጣለሁ? አንድ ሶስት ኩባያ ያው ጠዋት እንደተነሳው አጠጣለሁ። ከቁርሱ በፊ፣ ምሳ ሰዓት፣ እራት ሰዓት ሶስቴን ነው ምጠጣው። ግን ውሃ መጠጣት በጣም ለጤና አሪፍ ነው ለእንኩላሊት ለብዙ ነገሮች እጠቀማለሁ በጣ ላይ ደግሞ እስፖርት የምንሰራ ከሆነ? በጣም አሪፍ ነው እና ያው ውሃ መጠጣት በደንብ ይመከራል። ያው እኔ እዚህ ያለ ዘውትሮ ነው እንጂ ያው በውሃ ዙሪያ በጣም ሳይንስ በጣም ብዙ የሚለው ነገር አለ። በጣም ጠቃሚ ነው። ውሃ መጠጣት እንኩላሌታችን እንዲታጠብ ያደርገዋል፤ የደም ዝውውራችን እንዲሁም የተያዩ ነገሮች ላይ በጣም እንድናስታውል ያደርገናል። ምክንያቱም የውሃ ውሃ ነው በሰውነታችን ሰባ አምስት ፐርሰንት የያዘው ውሃ ስለሆነ ያው የውሃ መጠጣታችን በጣም ትልቅ ሚና አለ። ለሰውነታችን፣ ለአካላችን፣ ለእንቅስቃሴያችን፣ ለሁሉም ነገር ለውሃ መጠጣበት ነገር ሚና አለው። እና በደንብ ውሃ መጠጣት አሪፍ ነው። ይባላል። ግን ያው እስካሁንም በቀን የምጠጣው ሶስቴ ሶስት ኩባያ በቃ ሶስት ኩባያ ይሆናል። የሚጠጣው